የራሱን ፀጉር ውሃ ወይም መቀስ ነክቶት አያቅም ማለዳ ማለዳ አይናገርም። በጠርሙስ የከመረውን ከጠጣ በኋላ ማታ ሲራገም ወይም ሲሳደብ ሲፈክር ወይም ሲያቅራራ ድምጡ ከፈረንጅ ውሻ ድምጥ ይወፍራል። ቢያውቀውም ባያውቀውም ላገኘው ሁሉ ማታ ሰላምታ ይሰጣል። ቢያውቀውም ባያውቀውም ካገኘው ሁሉ ጋራ ይስቃል። ቢያውቀውም ባያውቀውም የሰላምታው አይነት እንደ ወታደር ወይም እንደ ሲቪል ቢሆን ለእርሱ እንደተመቸው ነው። ከሰላምታው ጋር ድምጥ ትሰማላችሁ። ከአፉ ከሚወጣው ግን አንድ ቃል መለየት አትችሉም። በተፈላ ጊዜ በጉለሌ በየምድጃው ስር የሰካራም ተረት የተጫወተው ሰው ሁሉ የተናገረ በተበጀ ላይ ነው። መልኩን አይተውት ያላወቁ ባልቴቶች እንኳን ከፍንጃል ቡኑ ፉት እያሉ የሌላውን ሰካራም ተረት በተበጀ ላይ ያላክኩት ነበር። ይህ እውነት ነበር። በጠባዩ ከተባለበት የባሰ ሰካራም ይሁን ወይም የተሻለ ከጉለሌ ባህር ዛፍ ውስጥ ወጥቶ አንድ አዲስ እንግዳ ሰው ሆኖ ለአዲስ አበባ ታይቷል። ከድሮ የእንጨት ጉምሩክ አጠገብ ወደ ምስራቅ ሲል ካለው ወንዝ ማዶ ድልድዩን ወደ ምስራቅ ተሻግሮ መጀመሪያ የሚገኘው አነስተኛ ሳር ክዳን ቤት የተበጀ ቤት ማለት ያ ነው። በዛ በቤቱ በዛ በጉለሌ በሰፈሩ እንጨቱን ተሸክሞ አፈሩን ቆፍሮ ቤቱን የሰራው እራሱ ነው። ዋጋ ከፍሎ አስከድኖታል። ተበጀም ኩራት ተሰማው። ቆይቶ ደግሞ አይኖቹ እምባ አዘሉ። በጉንጩም የእንባ ዘለላ አወረደው። በግራ እጁ መዳፍ ከጉንጩ የተንከባለለውን እንባ ጨፈለቀው። አይኖቹ እንባ ያፈሰሱ ለራሱ ጎጆ ስላለው ነው። ሊነገር በማይችል ደስታ ልቡ ተለውሰዋል። ዝናብ ያባረራቸው ከቤቱ ጥግ ሊጠለሉ ይችላሉ። ቤት የእግዚአብሔር ነውና ወጀብ እንዳያገኛቸው ከቤት ውስጥ ዝናቡ እስኪያባራ ይቆያሉ። ተበጀን ቤትህን ይባርክ ሊሉት ነው። እንግዲህ መንገደኛው ሁሉ ይህ የማን ቤት ነው ብሎ ሲጠየቅ የተበጀ ሊባል ነው አለ። ቀጥሎ ደግሞ ተበጀ የትኛው ነው ቢባል ዶሮ ነጋዴው ሊባል ነው አለ። ዶሮ ነጋዴው የትኛው ነው ሲባል ያ የጉለሌው ሰካራም ሊባል ነው። አወይ እኔ ተበጀ ተበላሽ ቻለሁ አለና ደነገጠ። ከዚህ በኋላ ስለቤቱ ክብር እንኳን መጠጥ መተው ይገባኛል አለ። መጠጥ ለመተው ያሰበበት የመጀመሪያ ጊዜው ይሄ ነው። ሰካራምነት ጉዳት መሆን ተሰምቶት እንደሆን ይናገር ስለቤት ክብር ማለት ግን ወደዳር ይቆይ። ስለ ቤት ክብር ምን ያውቃል? ዶሮ ነጋዴው ተበጀ ሰካራሙ ተበጀ አይደለምን? ሰካራሙ ተበጀ የሰራውን የገዛ ቤቱን ከፍቶ ገባና ኩራዙን አስቀምጦ ክብሪቱን ለመጫር ሲያወጣ በሀሳብ ተሰቅዞ እንደዚህ አሰበ። መምረጥ አለብኝ። ከዚህ ቤት ያለው መጠጥ ሁሉ አንድ ሳይቀር እየወጣ ይፍሰስ። ከዚህ ቡኋላ ክብሪቱም ኩራዙም በቤት ይደር። አዲሱም ቤት ብርሃን ይዙርበት። አለዚያም በአዲሱ ቤት መጠጥ ይዙርበት። ኩራዙና ክብሪቱ ከቤት ይውጣና ይፍሰስ። ሊደረግ የሚገባ ከሁለቱ አንዱ ነው እንጂ በሰካራሙ ተበጀ ቤት መጠጥና እሳት በአንድነት ይቺ ውሸት አለና ሳቀ። ከሁለቱ አንዱን ለማድረግ ሳይቆርጥ መብራቱን አቃጠለና ተቀመጠ እንደገና ደግሞ እንደዚህ አሰበ። አያድርገውና ዛሬ ሰክሬ ይሄ ቤት ቢቃጠልብኝ አመዱን አይቶ በሰካራሙ ተበጀ ላይ ለመሳቅ ድፍን ጉለሌ ነገ ከዚህ ነው የሚቆመው። ጉለሌ ምን ባለኝ ወሬ ከማብቃት በቀር ጉለሌ ምን ስራ አለው? ለአዲስ አበባም የስድስት ወር መሳቂያ በሆንኩ ነበር። መንገድ አላፊዎችም ነገ በዚህ ሲያልፉ አመዱን አይተው ይህ የተቃጠለው ቤቴ የማን ነበረ ሲሉ የተበጀ ሊባል ነው። በሰካራሙ ተበጀ ቤት ምጠጥ እና እሳት በአንድነት ይቺ ውሸት ወደ ውጪ እንደውም ወርውሮት የነበረውን የመጠጥ ጠርሙስ ሁሉ በጨለማው ዳብሶ አንድ በአንድ ለቃቀማቸው። አንዱን ግን ቀና አደረገና ከአፍንጫው አስጠግቶ አሸተተው። በጠርሙሱ ቅርጽ የመጠጡን አይነት አወቀው። ውስኪ ነበርና ስለዚህ ነው ሰው እንዳይሰማ ቀስ ብሎ ይሳቀ። የጠርሙሱን ግማሽ ከጠጣ በኋላ ግን በአፉ ቡሽ ቢወትፍበት ለሳቁ መጠን የለውም። ጉለሌ ተኝቷልና ከዚሁ ከባህር ዛፍ ስር ቁጭ ብዬ ብጠጣ የሚታዘበኝ የለም አለና አሰበ። እውነቱን ነው። ጉለሌስ ተኝቶ ነበር ነገር ግን አሁን እርሱ ጠጥቶ የሰከረ እንደሆን ጉለሌን ሊቀሰቅስው ነው። እሱ ከጠጣ በጉለሌ ውስጥ ማን ይተኛል? ጠርሙሱን ከከፈተው ቡኋላ ብርጭቆ ያስፈልገው እንደነበር ትዝ አለው። ሶስት የሚሆን ደህና ጉንጭ ጠርሙሱን ከአፉ አስጠግቶ ጨለጠ። ከዚያ በኋላ የሚጠጣበት ብርጭቆ ሊያመጣ አሰበ። ከዚያ በኋላ ደግሞ በሶስት ጉንጭ ምን ያህል ጠርሙሱን እንዳጎደለው ለማወቅ ጠርሙሱን ቀለና

እሺ ቀጣዩ ጥያቄያችን ምን ይላል የዛሬ የመጀመሪያ ምግብህ ምን ነበር ይላል? እሺ በተቻለኝ አቅም ይህንን ጥያቄ በደንብ አድርጌ ለመመለስ እሞክራለሁ። እና እንደነገርኳችሁ በአሜሪካ በነበረኝ ጉብኝት ጊዜ ያ ኤዥያዊት ዜግነት ያላትን ሰራተኛ ወይም አስተናጋጅ ምግብ አዝዣት ነበር ምግቤም የነበረው ሩዝ ባትክልት ነበር። ሚጠጣ ምን ይምጣልህ ስትለኝ ቢራ ብያት በጣም ተናዳ ነበር እና ምን አለችኝ እሷ? ቢራ ማለቴ በጣም ገረሟት መሸፈን ባትችል አይገርምም። በምድር አሜሪካ ለነፍሱ ያደረ አንድም ሰው አገኘው ብላ ተደስታ ለመርዳት ስትጥር ቆይታ ስትመለስ እኔ በስጋ ገበያ ራሴን ሽጬ ብታገኘኝ ብትበሳጭ አልፈርድባትም። በእኛ ሃይማኖት ጾም ወይም አልኮል ይፈቀዳል ብዬ የተጃጃለ ምክንያት ለመደርደር ወኔ አነሴ። እውነትሽን ነው ተገቢ አይደለም ልክ አይደለሁም ምን ይሻላል አልኳት ልቤ ከግራ ግራ ግብት ብሎኝ። በእውነቱ የቢራ የቢራ አምሮቴ ከላዬ ላይ ብን ብሎ ጠፍቶ ነበር። ተገቢውን መጠጥ እኔ እመርጥልሃለሁ ብላኝ ቁርጥ ያለ ወሳኔ ወሰነች። እሺ የኔም ይሻላል አልኳት አሁን የሞራል የበላይነቱን ተጎናጽፋለች። የምናገረውም የምኖረውም መሆን የምፈልገውን የሆነ ሲለያይ አንሶኝ እኔ አልገባኝ አማኝ መርህ የሌለኝ ስጋዊ ደካማ ሆኜ ተገኝቻለሁ። ተመልሳ መጣችና ቶኒክ ይሻልሃል እሄን ጠጣ አለችኝ። ነገር ከፈለክ ይሁንልህ እንደማለቷ ነው። አደብ ገዝቼ እራቴን በስፕራይት ቶኒክ እያወራረድኩ በላሁኝ። እራቴን በልቼ ያቀረብችልኝን ቶኒክ ጠጥቼ ሂሳቤን ከፍዬ ከወገቤ ጎንበስ ዳጎስ ያለች ቲፕ ጋር ተሰናብቻት ወደ ክፍሌ ሳመራ ከተልአለችኝና ራስህን ጠብቅ ከያዝከው መርህ አትንሸራተት ማለቷ ነው። ዘር ቋንቋ ባህል ሃይማኖት ቢለያይም በአለም ላይ ያለው ሁሉ የአንድ አለም የአንድ አዳምና የአንድ ሄዋን ልጅ ነው። ትክክል። ትክክልና ስህተት ለሁሉም ተመሳሳይ ነው። በሞራል በእምነትና ጎዳና ላይ ከሚያሳድሩት ይልቅ የሚያርሙት ይበልጣል ከሚያሰናክሉት ይልቅ የሚያበረታቱት ይልቃል። ይሁን እንጂ የእንስሳቶችና የአሰናካዮች ተግባር ማጉላት ይቀናናል። የሚያሸፍነንን ውስጣዊ ድክመታችን እንጂ የውጪ ተጽዕኖም ብዙም አይደለም። የውጪውን ተጽዕኖ የምናጎለው ድክመታችንን ለመሸፈን የሚያግዘንን ስለሚያስጠላን ነው። በሀገራችን ጎረቤት ማህበረሰብ እድሩ አድባሩ ወንጋፍ ፍንጋጥ ወይም ስድ እንዳንሆን ሲቆጣጠረን ሲያርመን ኖሯል። ቆይታ ለአባትና ወይም ለእናትህ ላተሳትናገር ይላል ጎረቤት እንዲህ ሲል ይቆነጥጣል። መጽሐፍት ሰማያት የእግዚአብሔር ክብርን ይናገራሉ ምድርም እለት እለት ችልድነቱን ትዘክራለች እንዲል። በእውነት እና በቅንነት ብናይ በዙሪያችን ከሚጠሉን ይልቅ የሚወዱን ከሚጠሉን ይልቅ የሚያነሱን ይበልጣሉ። የትም ብንሄድ ፈጣሪ ልጆች የፈጣሪ ልጆች የሞራል ሰዎች አሉ ሰው ነኝና በስ በአለም ማዕዘን ሁሉ ያለውን የሰው ልጅ ወገኔ ደጋፊ ነው። ካበረቱን ይልቅ ያሰናከሉን ካዳኑን ይልቅ የገደሉን ካከሉን ይልቅ ያቆሰሉን ለምን ሁሉ እንደምናስታውሳቸው ይገርመኛል። ሄዋንን ካሳታት እባብ ይልቅ የጻድቁ አብነ አረጋዊ ተሸክሞ ተራራ ያወጣው ዘንዶ ለምን አይሰበክልንም። ለአዳም ከተከለከለችው ለሞት ካበቃችው ጸበለስ ይልቅ በምኞት በተድላ የሚያኖሩንን ሚሊዮን እጾች ለምን አናወራላቸውም? ከበጎ ተግባር ይልቅ ለምን ክፉና መሰናከል አእምሮአችን እንደሚሞላ ይደንቀኛል። መሰናከስና አንድ ጊዜ ሲያሰናክለን ሌላ ጊዜ ደግሞ ትዝ ሲለን ለምን ሲበድለን ይኖራል። ከሚጠሉን ይልቅ የሚወዱን ይበዛሉ። ያጠፉን ከሚዘብቱን ይልቅ የሚደግፉን ብዙ ናቸው። ብዙዎች በጎ ሆነውልን በጥቂቶች ጥላቻ ለምን እንጨክናለን? በዚህ አለም ፍትህ ከሚያጓድሉ ጨካኝ መሪዎች ሞልቷል። ከእነዚህ ሁሉ በላይ ግን ፍርድ አዋቂ ለሁሉም አዛኝ ፈጣሪ መኖሩን እንረሳለን። እናም አለም በክፉዎች ስላንቃ የተነሳ ክፉዎች መስላ ትታየናለች። በሀገራችን ሚዲያዎች ክፉዎች ስለያዙት ወይም ለክፉ ብዙ ትኩረት ስለሰጡ በጎ ሚዲያዎች የጠፉ ይመስላል።